ጥይም ታቆያለህ? ነው ጥያቄው? ያው እኔ ሴት ልጅ ነኝ። ጢም አይኖረኝም። ግን ደግሞ አልመክርም ለሌላ ሰው እንዲያቆዩት ምቾት እንደሚነሳ እርግጠኛ ነኝ። እንደውም የማያነሱት ሰዎች ይገርመኛል። እና ቢያቆዩ አልመክርም ማለት ነው።

ማታ ምን አይነት ድምጽ ታሰማለህ ነው? ያው እኔ ስተኛ አላንኮራፋም። ሌላ የተለየ ማሰማው የድምጽ አይነት የለም። ስተኛ እንቅልፍ ላይ ነው ልሆን ምችለው ስለዚህ ስተነፍስ ነው ሚሰማው ማለት ነው። እና ማታ ተኝቼ ላሰማ ምችለው ድምጽ የትንፋሽ ነው ስተነፍስ ትንፋሼ ይሰማል

በጀት ታስተዳድራለህ ወይ ነው? አወ ያው ግን በጀት ማስተዳደር የኔ ሙያ ሆኖ ሳይሆን። ሁልጊዜም ህይወታችን ውስጥ በጀት የሚባል አለ የራሳችን ማለት ነው። እና በራሴ በህይወቴ የገጠመኝን የራሴን ህይወት ሳካሂድ። ያጋጠመኝን በጀት በአግባቡ ነው ማስተዳድረው ባግባቡ